የድምጽ መልእክት ትልካለህ ይላል ጥያቄው የድምጽ መልእክት እልካለሁ የድምጽ መልእክት እምልከው ግን አስፈላጊ በሚሆንበት ሰዓት ነው ለምሳሌ በኢሞ የድምጽ መልእክት እልካለሁ በቴሌግራም ግን በብዛት የድምጽ መልእክት አስቀምጣለሁ። ምናልባት እኔ የፈለኩት ሁኔታ ላይ ሰውየው ወይም ሴትየዋ ካልተገኘችልኝ በስራ ጉዳይ ሊሆን ይችላል በግንኙነት ጉዳይ ሊሆን ይችላል ብቻ አስፈላጊ ሆኖ ሰውየው ወይም ሴትየዋ በዛን ሰዓት ግን ሰውየው ወይም ሴትየዋ ካልተገኙልኝ ያንን መልዕክቴ በመልእክት የድምጽ መልእክት አድርጌ አስቀምጬላቸው ያዩት ጊዜ እንዲመልሱልኝ ከፈለኩ አስቀምጣለሁ።

እሺ የምትወደው ፊልም ምንድነው? ይላል ሌላኛው ጥያቄ እንግዲህ እኔ እምወደው ፊልም እንግሊዘኛም ሆነ አማርኛም ሆነ ተከታታይ ፊልሞች ያስደስቱኛል። ተከታታይ ፊልሞች ሲባል ይሄ ምንድነው በሬው ወለደ የሆኑ ነገሮች ያልሆኑ ለሰው ልጅ ትምህርት ሚሰጡ ወይም ወደፊት ምን ሊሆን ይችላል ብለህ እንድታስብ እንድትገምት። ወይም ደግሞ ሰዎች ምን ሊያስቡ ይችላሉ ብለህ እንድታስብ እንድትገምት። ሪያሊቲ የሆነ ወይም ደግሞ ይሄ ምድር ላይ ሊደረግና ሊተገበር ሚችል ነገር የሆነ ፊልም በጣም ያስደስተኛል። ማለት እውነታ ላይ የተመረኮዘ ፊልም ከሆነ በጣም አስደስቶኝ ያ ደግሞ ተከታታይ ከሆነ ይሄንን በጣም አስደስቶኝ ነው። ተከታትዬ ፊልሙን ለመጨረስ ጓጉቼ የምጨርሰው እና። ምድር ላይ የሌለው ወይም ደግሞ አለም ላይ ሊከወን የማይችል ፊልም ከሆነ ግን ለማየትም ለመስማትም ፈቃደኛ አይደለሁም አልወድም። አብሶ ይሄ ድብድብ ያለበት አይነት ሪያሊቲም ቢሆን ድብድብ ያለበት አይነት ፊልም ደግሞ አያስደስተኝም። እንግሊዘኛም ፊልም ይሁን አማርኛም ፊልም ድብድብ አለበት ፀብ ያለበት ፍቅር ያልተሞላበት ፊልም አያስደስተኝም

በምን ትመገባለህ ይላል ጥያቄው እንግዲህ በምን ትመገባለህ ሲባል? እኔ ብዙ ጊዜ የምመገበው እ በሳህን ነው እ በሳህን እ እመገባለሁ። ከዛ በተጨማሪ ለበአል እንዲሁም ደግሞ እ ከሳምንት ሁለት ጊዜ ወይም ሶስት ጊዜ ደግሞ ከሰዎች ጋር በትሪ እመገባለሁ እ በሳህን ከምመገብና በትሪ ከምትመገቢ ከተባልኩኝ በትሪ ከሰዎች ጋር አብሮ መብላት በጣም ያስደስተኛል። ከሰዎች ጋር አብረህ ስትበላ የሆነ የማይጣፍጠው ምግብ አራሱ ይጣፍጣል። የሆነ ብዙ እንድትበላ ያደርግሃል። እና እ ከምንም በላይ አሁን በምሰራበት ስራ ላይ በሳምንት ሁለት ቀን አብሬያት ምበላት ልጅ አለችና ማታ ማታ እራት አብረን ነው። ምንበላው እና እውነት ለመናገር በቃ ያ ምግብ ሁልጊዜም ትውስታ አለኝ በጣም ደስ ብሎኝ ነው የምመገበው ከልጅቷ ጋም ደግሞ ያፋቅርሃል። በቃ አብረህ ስትመገብና እ በጣም ደስ እሚል ነው አብረው መመገብ እና በትሪ አብሮ መመገብን እመርጣለሁ። ግን ደግሞ አዘውትሬ የምመገበው በሳህን ብቻዬን

እሺ ዛሬ የመጀመሪያ ምግብህ ምን ነበር? ይላል ዛሬ የመጀመሪያ ምግቤ ፓሽታ በስጎ ነው ምናልባት ፓሽታ ወድጀው በጣም የምመገበው ምግብ ነው፤ ቁርስ ላይ በጣም እወዳለሁ ፓስታ በስጎ እወዳለሁ ግን ፓስታ በአትክልት ደግሞ በጣም ይበልጥብኛል ፓስታ ባትክልት ሁል ጊዜም ባገኘው ተመችቶኝ ወድጀው የምመገበው ምግብ ነው፤ ከዛ ውጪ ፍርፍርም እመገባለሁ ፍርፍር ስመገብ ግን ፍርፍሩ የሚያቃጥል ከሆነ በርበሬ በዛ ከሆነ ጨጓራዬን ስለሚነካኝ ብዙም ተደስቸው አልበላም፤ ግን ፍርፍርም እወዳለሁ ብዙ ጊዜ ግን ፓስታ በአትክልት እመገባለሁ እንዲሁም ደግሞ እንቁላል ሳንድዊችም እመገባለሁ የዛሬው የመጀመሪያ ቁርሴ ግን ፓስታ በአትክልት ነው ማለት ነው እንግዲህ ማለቴ ፓስታ በስጎ ነው ፓስታ በስጎ ዋው አብረን

ማንቂያ ሰዓት ትጠቀማለህ? ይላል እንግዲህ ማንቂያ ሰዓት እኔ ብዙ ጊዜ አልጠቀምም ግን ደግሞ የተጠቀምኩበት ሰዓት ነበረ የዩኒቨርሲቲ ተማሪ እያለሁ የማንቂያ ሰዓት እጠቀም ነበር እና የማንቂያ ሰዓት ግን ለፈተና ነበርና እሱ ሲጮህ ምን አደረግ ነበረ ስልኬ ከአጠገቤ ሆኖ ነበር እና እሱ ሲጮህ ዘግቼው የማንቂያ ሰአቱን ዘግቼው ተመልሼ እተኛለሁ። ሲጮህብኝ እንደገና ዘግቼው ተመልሼ እተኛለሁ ሲጮሁብኝ እንደገና ዘግቼው ተመልሼ እተኛለሁ እና ይሄ አጋጣሚ ገጥሞኝ ያውቃል አሁን ላይ አስራ አንድ ሰዓት መነሳት ከፈለኩኝ አስራ አንድ ሰዓት ላይ እነቃለሁ አስራ ሁለት ሰዓት መነሳት ከፈለኩ አስራ ሁለት ሰዓት ላይ እነቃለሁ አሁን ላይ ምንም አይነት የማንቂያ ሰዓት አልጠቀምም። ግን ደግሞ በፈለኩበት ሰዓት የፈለኩትን ነገር ማድረግ የምችልበት ሁኔታ አለ እና ምናልባት ግን የማንቂያ ሰዓት የሚጠቅምበት ሁኔታ አለ የማንቂያ ሰዓት በጣም አስፈላጊ ነገር ካለ ያንን ነገር ላለመርሳት ያገለግላል። ምክንያቱም ያ ነገር ከተረሳ ህይወታችን ላይ አንድ ጎዶሎ ነገር የሚካሄድብን ከሆነ ግዴታ የማንቂያ ሰዓት መጠቀም ግዴታ አለብን ማለት ነው።

የልደትህን እንዴት ታከብራለህ ይላል? እኔ እንግዲህ ልደቴን ለማክበር እፈልጋለሁ ግን ደግሞ እኔ ገጠር አካባቢ ነው ተወልጄ ያደግኩት እና ልደት የሚባለውን ነገር አያውቁትም። መቼ እንደተወለድኩ እንዴት እንደተወለድኩ ይነግሩኛል። እኔ ለዛ ቀን ዋጋና ክብር አለኝ። እነሱ ግን ምንም አይመስላቸውም ምክንያቱም ምክንያቱም ምንድነው? በቃ ይሄን ልደት መከበር የሚባለውን ነገር ብዙም ትኩረት አይሰጡትም ከስራ ውጪ እነሱ ማለት ነው። እና በዛ አጋጣሚ ግን። አሁን ዘንድሮ ማለት ነው ይሄ ማለት ሁለት ሺህ አስራ ሰባት መጨረሻ አካባቢ እኔ ነሀሴ ሃያ ዘጠኝ ነበርና የተወለድኩት በዛን ቀን ልደቴን የነገርኳት ጓደኛዬ ነበረች። እና ልደቴን ነግሬያት። በቃ አክብራ ሰርፕራይዝ ስታደርገኝ እኔን ለመናገር ለመጀመሪያ ጊዜ ነውና ልደቴ የተከበረልኝ ሁለት ሺህ አስራ ሰባት። እና በቃ በጣም ደስ ብሎኛል ከሚባለው በላይ እና በዛ ተደስቻለሁ። ልደትህን ማክበር በጣም ደስ ይላል። ምናልባት ልደትህን ስታከብር በሚቀጥለው ምን እሰራለሁ የሚል ነገርም ታስባለህ። እና በጣም ጥሩ ነገር ነው። ስለዚህ ልደትን ማክበር ግዴታ ጥሩ ነው

እሺ ሻማ ማብራት ትወዳለህ ወይ? ይላል እንግዲህ ይሄ ጥያቄ በጣም ደስ የሚል ጥያቄ ነው ሻማ ማብራት እወዳለሁ። ሻማ ማብራት የምወድባቸው ግን የተለዩ ለኔ የተለዩ ቀናቶች አሉ። ለምሳሌ በወር የሚካኤል ማለት የሚካኤል ማለት በአስራ ሁለት ማለት ነው እንዲሁም ደግሞ በአስራ ዘጠኝ የገብርኤል ማለት ነው እንዲሁም ደግሞ በሃያ አራት ክርስቶስ ሰምራ ወይም ደግሞ ተክልዬ ተክለ ሃይማኖት። እንዲሁም ደግሞ በሃያ አንድ ማርያም። በሃያ ዘጠኝ አንደኛ የተወለድኩበት ወሩም ቢሆን ቀን ነው። ሀያዘጠኝ ባለ ወልድ። እንዲሁም ደግሞ ዮሐንስ ሰላሳ በዮሐንስ በእነዚህ ቀናቶች የተለየ ቦታ ስላለኝ። ሁልጊዜም ባበራ በየወሩ ማለት ነው። ደስ ይለኛል። ከዛ ውጪ በማንኛውም ቀን ተነስቼ ሻማ ላብራ ብዙም አስደስተኛም ኢቭን መብራት ጠፍቶ ራሱ ሻማ ቢለኮስ እኔ አልወድም ወይም ደግሞ አይመቸኝም። ምናልባት መብራቱን ለምጀ ሻማው ሲቀየርብኝ። የሆነ የመደብዘዝ አይነት ስሜት ስለሚሰማኝ ይሁን ባላውቅም ብቻ ግን ሻማ ይሄንንያህል አልወድም እነዚህ ቀናቶች ግን የተለየበት አለ

እሺም ሌላኛው ጥያቄ የዱሮ ፎቶዎችህን ትይዛለህ ይላል የዱሮ ፎቶዎቼ ከልጅነቴ ጀምሮ የተነሳኋቸው ፎቶዎች አሉ የተቀመጡትም በአልበብ ነው፤ የፎቶ ማስቀመጫ አልበብ አለና በዛ ተቀምጠው ይገኛሉ ምን አልባት የጥሩ ፎቶዎቼን እኔም የማላውቃቸው ግን ደግሞ አሁን ላይ ተመልሼ እኔነቴን የማይባቸው ናቸው እና የድሮ ፎቶ መያዝ በጣም ወሳኝ አስፈላጊ ነገር ነው ብዬ አስባለሁ አንዳንዴ ኢቭን ከሌላ አንፃር ብቻ ሳይሆን እንደ መዝናኛም ጭምር ነው፤ ኢቭን ልጅ ሆኘ የተነሳሃቸውን ፎቶ ስታይና አሁን ያለህበት በየትኛውም ሁኔታ ቢሆን ያለህበትን ሁኔታ ስታየው ወጣት ሆነህ ከዛ እያለ ከወጣትነት አልፎ ደግሞ ወደ ማርጀት ሁኔታ ላይ ሲኬድ እዛ ደረጃ ላይ ሲደረስ የልጅነት ፎቶዎችን ማየት በቃ ላይክ እንደ ትልቅ መዝናኛ ነው ብዬ አስባለሁኝ እና ምክንያቱም ፈጽሞ የተለያየ ሰው ነው የምታየው የልጅነት መልክህ ጭርሻ ካደክ በኋላ ወይም ደግሞ ትልቅ ሰው ከሆንክ በኋላ አታገኘውም እና እንደ መዝለኛም ጭምር ስለሆነ ማስቀመጥም አስፈላጊ ነው እኔም አስቀምጫለሁ።